አው ስሜቴ በፊቴ ላይ ይታያል። አንዳንዴ ስደሰትም ሳዝንም ስሜቴ በፊቴ ላይ ይታያል። በጣም ስናደድም በጣም ነው የሚያስታውቅብኝ። እና ስሜቴ አዎ በፊቴ ላይ ይታያል።

በብዙ ህዝብ መካከል መሆን እኔ ብዙ አልወድም። በብዙ ህዝብ መካከል መሆን ትንሽ ይደብረኛል። በስራ ላይ ከሆነ ምንም ችግር የለውም። ለስራ ብዬ አደርገዋለሁ። ዝም ብዬ ግን በብዙ ህዝብ መካከል ግን እኔ አይመቸኝም ብዙ።

አዎ ጫጫታ በሚገኝበት ቦታ ላይ ልሆን እችላለሁ ጫጫታ ብዙ አልወድም። ጫጫታ በሚበዝ በሚበዛበት ቦታም ብዙ አልገኝም። ጫጫታ ግን አንዳንዴ ሳታስበውም ልታገኝበት የምትችል ቦታ ሊኖር ይችላል።

አይስክሬም እኔ ብዙ አልወድም ጣፋጭ ነገሮች ላይ እኔ ብዙ አይደለሁም። አንዳንዴ ዝም ብዬ ከሰው ጋር ከሆንኩ ዝም ብዬ ለመዝናናት እጠቀምበት እችላለሁ። እንጂ ሆን ብዬ አይስክሬም ተመኝቼ ለማግኘት አልሄድም ብዙ አይስክሬም አልወድም።

ዋይፋይ አዎ አንዳንዴ እጠቀማለሁ። ሁሌ አልጠቀምም። አንዳንዴ ግን ዋይፋይ በሚኖርበት አካባቢ ዋይፋይ እጠቀማለሁ። በዋይፋይ የተለያዩ ነገሮችም አደርጋለሁ። በብዛት ግን እኔ በዳታ አብርቼ ነው የምጠቀመው ብዙ ጊዜ

የምመኛው የእራፍት ግዜ በሳምንት እንዴ እሁድ በጣም እመኘዋለሁ ሁል ጊዜም ስለማርፍ። ስራ ቆይቼ እሁድ እሁድ ስለምርፍ እሁድን ሁል ጊዜ እናፍቀዋለሁ። ለማረፍ ከቤተሰቦቼ ጋርም አሳልፈዋለሁ።

አዎ ሙዚቃ በመስመር ላይ እሰማለሁ አንዳንዴ ሙዚቃ በስልኬም ሊሆን ይችላል በመስመርም ልሰማ እችላለሁ ሙዚቃ መስማት እወዳለሁ ለስለስ ያለ ሙዚቃ እናም በመስመር ላይ ሙዚቃ አዎ እሰማለው።

ዛሬ የመጀመሪያ ምግቤ ዳቦ ፍርፍር ነበር። ዳቦ ፍርፍር ነው የበላሁት ቁርስ ዳቦ ፍርፍር እወዳለሁ። ቀለ ቀለል ያለ ምግብ ስለሆነ ኧብቅል በቀላሉም ስለሚሰራ በጣም ስለሚጣፍጥ። ዛሬ ዳቦ ፍርፍር ነው የበላሁት

ቤተሰብ አመት ሁለቴ ሊሰበሰብ ይችላል ቤተሰብ ስል ከእናት አባት ጀምሮ ወደዛ ያለ ቤተሰብ ነው እህትም ወንድምም ሊሆን ይችላል ስለዚህ ቤተሰብ በአመት ሁለት ጊዜ ይሰበሰባል። በዛ በምንሰባሰብበት ጊዜም ጥሩ ጊዜ እናሳልፋለን።

ስለ ቤተሰቤ አዎ ቤተሰብ አለኝ ቤተሰብ መስርቻለሁ። እና ቤተሰቤ በአንድ ቤት ውስጥ ሶስት ሆነን ነው የምንኖረው። እና ቤተሰቤ በጣም አግዛለሁ።

የምወደው ፍራፍሬ ብዙ አትክልቶችን ወዳጅ ነኝ። ከምወዳቸው ፍራፍሬዎች ብርቱካን እወዳለሁ። አቫካዶ እወዳለሁ ሙዝ እወዳለሁ። ወይ ወይን እወዳለሁ። እና የአትክልትና ፍራፍሬ በጣም ነው የምወደው